አዲስ ቴክኖሎጂ መማር ትወዳለህ? አዎ አዳዲስ ቴክኖሎጂ መማር ሁሌም ማወቅ እፈልጋለሁ ምክንያቱም አዲስ ቴክኖሎጂ ባወቅኩ ቁጥር አዲስ ቴክኖሎጂ በማወቅበት የተለያየ እወቀት የተለያየ ጥበብ አገኛለሁ ማለት ነው። እናት ስለዚህ ሁልጊዜም አዲስ ቴክኖሎጂን ለመማር ጥረት አደርግሃለሁ አዲስ ቴክኖሎጂን ለማወቅ በጣም ብዙ እረሳለው ብዙ ውጤት ለማምጣት እጥራለሁ ማለት ነው። እና አዲስ ቴክኖሎጂ በጣም አሪፍ ነው። አዲስ ቴክኖሎጂ በጣም ደስ የሚል ነገር ነው። አዲስ ቴክኖሎጂ በጣም በጣም አስፈላጊ ቴክኖሎጂ ፈጠራዎችን ማወቅ እፈልጋለሁ። አዲስ ቴክኖሎጂን በጣም አስፈላጊ ናቸው። አዲስ ቴክኖሎጂ በጣም በጣም መሰረታዊ ከሚባሉ ክህሎትን ከሚያዳብሩ እንትኖች አዲስ ቴክኖሎጂ ማወቅ ነው። ለአዲስ ቴክኖሎጂ መማር በጣም ነው የምወደው። አዳዲስ ነገሮችን ማወቅ አዳዲስ ነገር ሲመጣ ማወቅ አሁን አዲስ ለምሳሌ ስለ ሮቦት ሮቦት ሮቦቲክስ ስራ ስለ ሮቦትክ ፈጠራ እንዲሁም ኤአይ አሁን እየሄደበት ያለው እነዚህ ፈጠራዎችን በደንብ ማወቅ እና መማር እፈልጋለሁ። ምክንያቱም አዲስ ቴክኖሎጂ ብዙ ነገር ነው እድል ይዘው የሚመጡት ብዙ የስራ እድልም ይመጣሉ ብዙ የስራ ዘርፍ ይዘው ይመጣሉ እና እነዚህን ቴክኖሎጂ ማወቅ በጣም ደስ የሚል ነገር ነው። አዳዲስ ቴክኖሎጂ በጣም የሚያስፈልጉና በጣም ጥሩ የሆኑ ነገሮች ናቸው። አዳዲስ ቴክኖሎጂ በጣም በጣም አስፈላጊ ናቸውና ቴክኖሎጂ ደግሞ ነገር ወስዳለሁ ብዙ ነገር ያመጣሉ እውቀት ያስገኛሉ እና አዳዲስ ቴክኖሎጂን በጣም አስፈላጊ ናቸው ብዬ አስባለሁ። እንደው አዲስ ቴክኖሎጂ መማር ማወቅን በጣም ነው የምወደው። አዲስ ቴክኖሎጂ ብዙ አይነት አዲስ ለምሳሌ አንዳንድ ድርጅት ወይም ስራ ገብቼ አዲስ የፈጠራ ወይም አዲስ ማሽኖች ሲገቡ በጣም ቶሎ ለማወቅ እና እሱን ለመረዳት የማሽን ባህሪዎችን ለማወቅ በጣም ነው ጥረት የማደርገው። በጣም ነው የምረዳው ምክንያቱም አዳዲስ ቴክኖሎጂ ስረዳ ብዙ ነገር እገኛለሁ ብዙ ነገር አውቃለሁ። እና ስለዚህ ሆኖ አዳዲስ ቴክኖሎጂዎች በጣም አሪፍ ናቸው በጣም ጥሩ ናቸው። እንደ አዲስ ቴክኖሎጂ በጣም መሰረታዊ የሚባልና አስፈላጊ ነገር ነው። አዲስ ቴክኖሎጂን ማወቅ በጣም ያስፈልጋል ማለት ነው። ብዙ ነገር ይጠቅማል

የፀሀይ መውጣት ታያለህ? የፀሀይ መውጣትን አያለሁ። ምክንያቱም ፀሀይ በመትወጣት ጊዜ ጠዋት እንግዲህ። ፀሀይ ነጠብራቋ ስትወጣ ፀሀይ እንግዲህ። ፀሀይን መውጣት ለማየት እወጣለሁ። ምክንያቱም በዛውም ፀሀይ ልሞቅ ነው። በጣም የጠዋትን ፀሀይ። ደስ የሚል ከቅዝቃዜ የሚያወጣ ላይት ስለምታንጠባርቅ እሷን ለማየት እወጣለሁ ማለት ነው። እና ለማየት እወጣለሁ እና የፀሀይ ብርሃን በጣም አሪፍ ነች ምቹም ነች። የፀሀይ ብርሃን እንግዲህ በጣም አስፈላጊ ነች። የፀሀይ ብርሃን በጣም እንግዲህ ጥሩ ነች ፀሀይ ብርሃን ስትወጣ ማየት ደስ ትላለች ማለት ነው። እና የፀሀይ ብርሃን እንግዲህ በጣም አስፈላጊና ጥሩ ነች። ደስ የምትል የፀሀይ ብርሃን ማለት ነው። የፀሀይ ብርሃን እንግዲህ የጽሃይ ብርሃን ስትወጣ መያዝ ደስ ከሚሉ ነገር። ጠዋት ጨረቃዋ ስትወጥትን ወይም ፀሀይ። እግሯን ስትዘረጋ ደስ የሚል የጣይ ብርሃን እንትኗ መውጣትን ማየት ደስ የሚል ነፀብራቅ አላት። እሷን ማየት በጣም አሪፍ ነው። የፀሀይ ብርሃንን ሁል ጊዜ ስታይ ደስ የሚል ነገር ታያለህ ማለት ነው። የፀሀይ ብርሃን ስታይ ሁል ጊዜ ደስ የሚል ጽናላት አላት። የፀሀይ ብርሃን በጣም ጥሩ ናትና ደግሞ ሞቀቷ ደግሞ ለሰው ልጅ በጣም አስፈላጊና ወሳኝ ነውና። ስለዚህ የጻይ ብርሃን በጣም ደስ የሚል ነገር አለው። የፀሀይ ብርሃንን ስሞቅ የፀሀይ ብርሃን ሳይ በጣም ደስ ይላል። የፀሀይ ብርሃን በጣም ብዙ ነገር ነው የሚጠቅም ለጥንካሬ የተለያየ ነገር ይጠቅማል። የፀሀይ ብርሃንን ማየት በጣም አስፈላጊና ወስኝ ነገር ነው። የፀሀይ ብርሃንን ስናይ በጣም ጥሩ ነገር ነው። በጻይፍ ላይም ለሰው ጥንካሬ እንዲሁም ለሰውነት ውስጣችን ያለውን ለማዝናናት ሰውነታችን ወደ ወይ ቆዳንም ለማዝናናት እንግዲህ የተጨማደደውን ለማዝናናት የግድ ፀሀይን መጠቀም ማለት ነው። የፀሀይ ብርሃን ለብዙ ነው የምንጠቀመው የፀሀይ መውጣት የምናየው ለብዙ ነገር ነው የምንጠቀመው። ምክንያቱም አንዳንድ የተኮማተረ ነገር ጋር ጸራይ ነው። ምክኒያቱም ፀሀይ ሲሞቅ ብዙ ጊዜ እንትን ያደርጋል ይዝናናልና በጣም ምቹ ይሆናል ማለት ነው።

በዱቄ መፍጨት ታውቃለህ በዱቄ መፍጨት አዎ እንግዲህ በዱቄ መፍጨት እንግዲህ በዶቄ በገጠር አከባቢ ነው እንግዲህ የሚፈጨው እንግዲህ በዶቄ በድንጋይ የመፍጨት ነገር ነው። እሳቴ በዶቄ መፍጨት በጣም በገጠር አካባቢ በሰፊው ይታያል እንግዲህ የተለያዩ የህል ዝርያዎችንም ይፈጫሉ። ከዛም አልፎ እንግዲህ እንትን እነዚህ በርበሬ ድቁስ ይባላል በገጠር ስሙ የደቀቀው ወይም በእንትን የተፈጨውን አንድላይ ለማገናኘት ወደ ውሃ ለመቀየር ውሃ በውሃ ተበጥብጦ አንድ ላይ በደንብ ቅመሙ እና እንትኑ እንዲገናኝ ሲፈጭ አውቃለሁ። እንግዲህ እኔ እሞከር ነበር። እንግዲህ ስንዴ ስንዴ ትንሺ ተ ቆላ ተደርጎ ወይም አመስ ተደርጎ ይፈጫል እሱ እንግዲህ ይገራ ይላል ማለት ነው። እንግዲህ በቆሎ መጣሁት ግን በቆሎ በጣም ለመፍጨት በጣም የሚያስቸግር በጣም የሚከብድ ነው። በቆሎን ለመፍጨት በጣም አስቸጋሪ ነው ምክንያቱም ጠንካራ ነው። በተፈጥሮ እንግዲህ ብዙ ጊዜ ጤፍና ገብስ ይፈጫል በተለይ ጤፍ በጣም ቀለል ይላል ለመፍሸት ደቃቅም ስለሆነች በጣም ነው። እንግዲህ የምትፈጨው ማለት ነው እሷን በዱቄ መፍጨት በጣም ቀላል ነው። ጤፍ እንግዲህ አታስቸግርም ጤፍ በጣም ይሄን ከባድ ናት ማለት አይቻልም ምክንያቱም እሷን በቀላል ነው የሚፈጫት እንግዲህ። አይዶኝ እንዲሁም ከዛም አልፎ እንግዲህ የገብስ ነው ገብስ እንግዲህ ተቆልቶ እንግዲህ ወደ ዶቄ መፍጨት እንቀሳቀሰ ምክንያት ተቆላ ከተፈተገ ተፈትጎ ከተቆላ እሱ በጣም አሪፍ ነው። እንግዲህ ሁሉም ነገር ለመፍጨት መጀመሪያ ሙሉ እህሎች እንግዲህ ከመጀመሪያው ጀምሮ ያላቸው የስራ ሂደት ወይም ፕሮሰስ በጣም ብዙ ነው። እነሱ ፕሮሰስ በምናደርግበት ግዴ ብዙ አይነት ብዙ ሰዓት ሊፈጁ ይችላሉ። ለምሳሌ ጤፍን ብንወስድ ከመጀመሪያው ዘርተን እንግዲህ ማሳ አዘጋጅተን አርሰን አለስልሰን ከዛ በኋላ ዘርተን ከዘራን በኋላ ወደ እንግዲህ ከተዘርቶ እንግዲህ እሱን አረሙንም ወይ መርጨት ያረምን እንትንመከላከል ከዛ በኋላ እንግዲህ ዘርዝሮ እንትን ብሎ ይሄ ወደ አጨዳ ካጨዳ ወደ ወቅ ይወቃና ከዛ በኋላ ነው እንግዲህ ወደዚህ መፍጨቱ የሚመጣው ማለት ነው። እና ብዙ መፍጨቱን ነገር በጣም ሰፋ ያለና እንትን ነገር ነው ዝምብሎ እንደው በአንዴ የሚገኝ አይደለም። ግን ስንፈጭ በጣም አስፈላጊ የሚሆነው በጣም እንግዲህ ዶቄን መፍጀት በጣም ወሳኝ ነገሩ ጥሩ ነገሩ ዶቄ መፍጨት እዛው ፊት ለፊት ለሚገኝ ቶሎ እህሎችን ወደ ዱቄት ተቀይሮ ወደ ምግብነት ማዋል ነው። ትልቁ ነገር በዱቄ መፍጨት እና በዱቄ ሲፈጭ እንግዲህ በጣም ተሎ ፈጠን ያለ የምግብ ዝግጅት ይገኛል ማለት ነው። ምክንያቱም ምንም ብዙ ሰዓት አይፈጅም። ብዙ እንትን አይፈጅም እንግዲህ ከዛ እንትን እንግዲህ ብዙ ለራብ አይጋልጥም ማለት ነው። በዛ እንግዲህ ራስን ከራብ ማውጣት ከራብ ማዳን ይቻላል ማለት ነው። እና ብ ዶቄ መፍጨት በጣም ቀለል አድርጎ ለመስራት ቀለል አድርጎ ለመኖር ያስፈልጋል ማለት ነው። እንግዲህ በዱቄ ለመፍጨት እና ዱቄ የሚፈጩት እውሎች እንደዚህ ቀላል እና ጠንካራ ያልሆኑት ናቸው። ስለዚህ በዶቄን መፍጨት ልምድ ብናደርግ አሪፍ ነው። ምክንያቱም አንዳንዴ ሰዎች እንግዲህ በሀገራችን በተለይ ብዙ እነዚህ ሞደርን የሚባሉት ወይም አሪፍ የሚባሉት ማሽን እስካልገቡ ድረስ በዶቄ መፍጨት የግድ ይላል ማለት ነው። በዶቄ ተፈጭቶም ይሁን ግንባብ ብቻ በመፍጨትም ስለማሆን እንግዲህ ወይ ደግሞ በዘመናዊም ብቻም ተፈጭቶ ራቅ ያለ ቦታ ተጭኖ ነው የሚሄደው እና እሱን ለማስቀረት እሱን የጉልበት መባከን ለማስቀረት የግድ በዶቄ መፍጨትም የግድ አለ። በዶቄ መፍጨት አውቃለሁኝ የዶቄ መፍጨትን በጣም ማወቅ ጥሩ ነው ብዬ ስለማስብ ነው። እያጋራለሁት እና በዶቄ መፍጨት ለብዙ ሰው ጥቅም ነው ጥንካሬም ነው። በጣም የወሳኝ ነው

ልዩ ችሎታህ ምንድነው? እንግዲህ ልዩ ችሎታዬ ብዙ ነገር ነው ልዩ ችሎታ ያለኝ በጣም ብዙ ብዙ ልዩ ችሎታዎች አሉኝ እንግዲህ። አሁን እንደ ሰው እንደሚያደርገው ሁሉ የራሴ ልዩ ችሎታ አለኝ። እንግዲህ ይሄ ብዙ የተለየ እሄን ያህል የሚባል በቂ የተለየ በጣም ባይኖረኝም ግን ልዩ ችሎታ የራሴ የሰው ይሄ ሁሉም የተለያየ ችሎታ እንዳለው ሁሉ የኔም ልዩ ችሎታ የምለው እንግዲህ የተለያዩ ስልክ ላይ ቴክኖሎጂዎችን በማየት የተለያዩ ሶፍትዌሮችን በመጎርጎር። የራሴ እንግዲህ ልዩ በሚባል ደረጃ ወይም የራሴ ተሰጥኦ እንግዲህ በዚህ ነው ብዙውን ጊዜ የማዳብረው ወይም የምተገብረው ማለት ነው። ይሄ ነው ልዩ ችሎታዬ። ልላ ልዩ ችሎታ እንግዲህ የማሰብ የማሰላሰል የራሴ ልዩ ችሎታ አለኝ ብቃት በተለያየ ነገር ችሎታ የሚፈተንበት የሚፈጠርበት አይነት ነገር ልዩ ችሎታ ደግሞ ከሌለው አንድ ሰው የራሱ ልዩ የራሱ አስተዋጽኦ ሊኖረው አይችልም ማለት ነው። ልዩ ችሎታ በጣም አሪፍ እና መሰረታዊ ነገር ከሚባል አንዱ ልዩ ችሎታ ነው። ልዩ ችሎታ እያንዳንዱ ሰው የተለያየ ችሎታ አለው እያንዳንዱ ሰው የተለያየ ክህሎት የተለያየ ብቃት ይሰጠዋል እንግዲህ አንድ ሰው ሲሰራ። የስራ ዘርፍ በጉልበት ስራ ወይም በተለያየ በሂሳብ ስራ ሊሆን ይችላል። እንዲሁም የእንግሊዘኛ እውቀት ወይም የተለያየ እውቀት ባለው የቋንቋ እውቀት የተለየ ችሎታ አለው ማለት ነው። እና ስለዚህ አንድ ሰው ሲፈጠርም በተፈጥሮም የሆነ ልዩ ችሎታ አለው። እንግዲህ በዛም የተነሳ እንግዲህ ብዙ አይነት ችሎታዎች ይኖራሉ ማለት ነው። እንግዲህ አንድ ሰው

ስልጠና ትወስዳለህ? አዎ ስልጠና እንግዲህ በብዙ በተለያየ ስልጠናዎችን ለመውሰድ ሙከራ እያደረኩ እገኛለሁ የስልጠናን እየወሰድኩ እገኛለሁ። ብዙን እንግዲህ ወደ ሶሻል ሚዲያ ስልጠናዎች እንደዚህ የኦንላይን ስራዎችን የተለያየ ዌብሳይት እንደ አፕወርክ እንደ ኢንቫቶ ያሉትን እንግዲህ አፕወርክ ላይ ስልጠና መውሰድ እንግዲህ በሶሻል ሚዲያ በቲክቶክ ወይም በዩቲዩብ እንዲሁም በቴሌግራም ላይ ኢቨንት ላይ እንዲሁም በጉጉል ሚቲንግ የተለያዩ ስልጠናችንን እወስዳለሁ። ምክንያቱም ራሴን ማሻሻል ራሴን የእውቀቴን መገንባት ራሴን ክህሎት ማሻሻል እና ማዳበር ስለምፈልግ። ችሎታዎችን ለማዳበር ሁሌም ትሬኒንግ እወስዳለሁ። ስለዚህ ይሄን ደግሞ ማድረጌ በጣም ለኔ እውቀቴን እንድጨምር እውቀቴን እንዳዳብር አድርጎኛል ያደርገኛል ማለት ነው። የተለያዩ አዳዲስ ነገሮች ሲመጡ የግድ ትሬኒንግ ማድረግ ስላለብኝ ስለዚህ የተለያዩ ሁልጊዜም ስልጠና ወስዳለሁ ማለት ነው። እንግዲህ አሁን ደግሞ የቴክኖሎጂ ዘመን ስለሆነ ቴክኖሎጂዎችን እወስዳለሁ ስለዚህ ቴክኖሎጂ መውሰድ ደግሞ በጣም የቴክኖሎጂ ስልጠናዎችን መውሰድ በጣም አሪፍ ነው። እና የቴክኖሎጂ ስልጠና በሚወሰድበት ጊዜ እንግዲህ የተለያየ በገንዘብ ክፍያ ሊሆን ይችላል። በተለያየ የክፍያ ዘርፍ ሊሆን ይችላል። እንግዲህ ብዙ ባለማቀፍ ክፍያ እንደ ማስተር ካርድ እንደ ቪዛ እንዲሁም እንደ ጉግል አይነት ነገሮች ክፍያዎች አሉ በእነሱ ተከፍሎ እንግዲህ ስልጠናዎች ይካሄዳሉ። እና እንግዲህ በሀገራችንም በካሽ ብር እንግዲህ ብዙ የሚሰለጠንበት ስልጠናዎች አሉ። ኦንላይኖችም ሆነም እንዲህ የፊዚካል እንደ ስልጠናዎች እንደ ስልጠና የመኪና የመንጃ ፍቃድ መኪና ለማሽከርከር አይነት ስልጠናዎች አሉ። እንዲሁም ትምህርት ለመማር እንግዲህ ትምህርትን መማር ብዙ አይነት ስልጠና ይካሄዳል አካሂጃለሁ ማለት እችላለሁ። እንግዲህ በኮሌጅ ትምህርቶችን እንዲሁም በተለያየ በዩኒቨርሲቲዎች አይነት ምናምን ነገር ስልጠና ለመውሰድ ሙከራ አድርጌ ነበረ። ግን በኮሌጅ ኮሌጅን አጠናቅቄ ሰልጥኜ የወጣሁበት አጋጣሚ አለ። እሱንም ስልጠና ውስጥ ስለሚካተት። እንዲሁም በሌላ እንግዲህ አፕወርክ ላይ ነው። እንግዲህ አሁን ስልጠና እየሰለጠንኩ ያለሁት ይሄ ደግሞ አፕወርክን እንግዲህ በኦንላይን ስልጠና ነው። እንግዲህ እየሰለጠንኩ ያለው በአፕወርክ ብዙ ስራዎችን ማከናወን ብዙ አይነት ጥቅሞችን ማግኘት እፈልጋለሁ። ስለ አፕወርክ ምንነት እንዴት እንደሚሰራ በምን ያህል ልክ ሰርቼ ምን ያህል ገቢ እንደማገኝ ስልጠናዎችን ማወቅና መውሰድ እፈልጋለሁ። ስለዚህ አፕወርክ ደግሞ በጣም ወሳኝና አሁን ባለው እንደ ኢንቫቶ እንደ አፕወርክ እንደ ፕሮስፒ አይነቶች ብዙ በጣም የኦንላይን ሪሞት ጆብ የሚባሉትን ስለሚያገናኝ የስሩ ደግሞ እኔ ከምፈልገው የስራ ዘርፍ አንዱ ስለሆነ እሱን በጣም እንደዚህ አይነት ስልጠና መሰልጠኔ በጣም በጣም አሪፍ ነው። ስለዚህ እሱን እንደዚህ ማረዬ ደግሞ የተለያየ ጥቅም እንዳገኝኩኝ እና የተለያየ ገቢ እንዳገኝ ያደርገኛል ማለት ነው። እና ይሄንን ማድረጌ በጣም ደስ የሚል ነገር ነው። ስለዚህ ስልጠናዎችን ለመውሰድ እየሞከርኩ እገኛለሁ ማለት ነው። እና ስልጠና መውሰድ ደግሞ በጣም ለብዙ ነገር ይጠቅማል። ስልጠናን መውሰድ ለብዙ የገቢ ምንጭ የሆነ ስልጠናን ስልጠናን መውሰድ ከተለያየ እውቀት ከተለያየ የገቢ ምንጭ ማስገኛ ይሆናል ማለት ነው። እንግዲህ ሰልጥኖ ተምሮ መገኘት ደግሞ የተለያየ ጥቅም ሊያስገኝ በሆነ ጊዜ የሆነ ጥቅም ሊያስገኝ ይችላል። ሁሌም እውቀትን ማዳበር ሁልጊዜም እውቀትን መጨመር ሁልጊዜም እውቀትን ክሎትን እያዳበርን በተገኘንበት ቁጥር እኛን ገቢ ሊያስገኝ ገቢያችን ሊጨምርልን ይችላል ማለት ነው። በተለይ የኦንላይን ስልጠናዎችን መስልጠን ደግሞ አሁን ባለው በቴክኖሎጂ ዘመን የኦንላይን ስራዎችን መስራት ያስችላል። የኦንላይን ገቢ ሊያስገኝ ይችላል። ማለት እና ስልጠና በጣም አሪፍ ከሚባል አንዱ መስፈርትና ዋናኛ ነገር ነው። ስልጠና እንግዲህ ስልጠና በሁለት አይነት ነው። በጽንሰ ሀሳብና በትግበራ ነው። በጽንሰ ሀሳብ እንግዲህ ብዙ የሚሰለጠን ስልጠና እንግዲህ ሃይላይት ወይም የተወሰነ ነገር ስለሚሰድ። ስለዚህ በስልጠና ደግሞ በተግባር የሚሰለጠን ስልጠና ለብዙ ነገር በጣም ስራዎችን ሞር እንድናይና ሞር ስራዎችን በጣም ፎከስ አድርገን እንድንሰራ ያደርጋል። ማለት ነው

ስለ ቤተሰብህ ንገረኝ? እንግዲህ ስለ ቤተሰቤ በጣም ሁለት ልጆች አሉኝ። አንድ ለፍላፊ ባለቤት አለችኝ። እና በጣም እንግዲህ ይሄ ስለቤተሰቤ በጣም አንድ አስቸጋሪ ባለቤት አለችኝ ስለሷ መናገር እፈልጋለሁ። እንግዲህ ስለቤተሰቤ ብዙ ምንኳትን ብዙ ንብረትን ለማግኘት ወይም ብዙ እንግዲህ ጥቅሞችን ለማግኘት እንግዲህ ከድህነት ለመውጣት የምንፍጨረጨርና በጣም ስራዎችን ለመስራት በተለይ እኔ በጣም ትጋት የማደርግ ደግሞ ባለቤቴ በተቃራኒ የሆነች ሚስት ነው ያለችኝ በጣም እንድታሳዝናለች። እና እንዲሁም እንግዲህ ልጆችን ለማሳደግ በጣም በጣም ጥረት እያደረኩ እገኛለሁ ግን አሁን ተስፋ በመቁረጥ ላይ ነው የምገኘው። እና ስለዚህ በጣም እንደዚህ ደግሞ በመሆኑ እንግዲህ እያዘንኩኝ ምክንያቱም ብዙ ትኩረት አድርጌ የግብርናን ስራ በመስራት ላይ እገኛለሁ ቤተሰብ ለማስተዳደር። ሆኖም ግን ሊሳካ አልቻለም ብዙ እየደከምኩኝ እየለፋሁኝ ያለው ስለዚህ ይሄ ብዙ ውጤት ሊገኝ አልቻለም ይሄ ደግሞ ለቤተሰቤ ሊያሟላ አልቻለም ማለት ነው። በቂ ገቢ ሊገኝ ስላልቻለ ስለዚህ መጨረሻው እያማረኝ አይደለም ስለዚህ የቤተሰቤ ነገር አሁን ባለው ሁኔታ በቂ ገቢ የለውም ማለት እችላለሁ። ምክንያቱም ከሀገራችን አንፃር ኑሮ ውድነቱ በጣም እየጦፈ እና በጣም እያደገ ስለሆነ ደግሞ የዶላር ምንዛሬውን የሀገራችን ብር አለመጣጣሙ ደግሞ እኛን እንግዲህ ኑሮውን እንዲከብድብን የዘይት የሽንኩርት የቡና የጨው እንዲሁም ሌላ ሸቀጣ ሸቀጦች መወደድን ተያይዞ እንግዲህ ቤተሰቤ እንግዲህ ማስተዳደር። ስለ ቤተሰቤ እንግዲህ አንድ ሚስትና ሁለት ልጆች ቢኖሩኝም እነሱን ለማስተዳደር እየተቸገርኩ እገኛለሁ ማለት ነው። ይሄ ደግሞ የሆነው በቂ የስራ አለመኖር እና በቂ ገበ ገቢ አለመገኘት ነው እንግዲህ ይሄን እንዲከብድ ያደረገብኝ ማለት ነው። ስለዚህ ቤተሰብን ለማስተዳደር ደግሞ ጥሩ ስራ ጥሩ ገቢ ሊኖር ይገባል ማለት ነው። እንግዲህ እንደዛ ሲሆን ቤት ቤተሰብ ደስተኛ የሚሆንበት እና ቤተሰብን በደንብ ሳትስፋክት የሚያደርግ ነገር ይፈጠራል። ይሄ ደግሞ ያልሆነበት ምክንያት እንግዲህ እንደዚህ አይነት ነገሮች ሲገጥሙ ነው በተለይ የገቢና እና የወጪ አለመጣጣም ነው። ይሄ ደግሞ ወጪና ገቢ በጣም ልዩነት እየፈጠረ ይገኛል። ይሄ ማለት ደግሞ እንግዲህ ከገቢው በላይ ተገቢውን ከተለያየ ነገር እንግዲህ ተሽጦ ከሚመጣው ገቢ ወጪ መብዛቱ ይሄ ደግሞ ያለው ወጪና ገቢ አለመጣጣም የቤተሰብን ኑሮ ቤተሰብን የቤተሰብን ነገር እንግዲህ አለመጣጣም ይፈጥራል ማለት ነው። እንግዲህ ይሄ ደግሞ እንዲሆን የተሻለ ገቢ ማግኘት በተለይ በሴትና በወንዱ የተወሰነ ሙሉ አይነት እንግዲህ ወይም ተመሳሳይነት ገቢ በሚገኝበት ጊዜ የተጣጣመ የትዳር ህይወት ይመራል ማለት ነው። ስለዚህ ትዳር እንዲሰምር እንዲመራ ደግሞ ገቢና ልጆችንም በጥሩ ሁኔታ ለማስተማር ልጆችን በደንብ አሪፍ የሚባል ምግቡ ለማዘጋጀት ተመጣጣኝ ምግብን ለማዘጋጀት እንግዲህ ገቢ ወይም ገንዘብ ሊገኝ ይገባል ማለት ነው እንግዲህ እሱም ቢሆን እንግዲህ በጓሮ አትክልት የተለያዩ አትክልቶችን ለመትከል እንሞክራለን። ሆኖም ግን እሱ ብቻ በቂ አይደለም። ይሄ ደግሞ እንግዲህ ክረምት ላይ ብቻ ስለሆነ እንግዲህ በጋውን ሙሉ የአትክልት ለማዘጋጀት ወይም አትክልትን ተክሎ ለምግብነት ለመቀየር በቂ ውሃ ባለመገኘቱ በጣም የኤሌክትሪክ በቂ ኤሌክትሪክ ዝርጋታ አለመኖር እንግዲህ ይሄ ደግሞ እንዲያደርገው ሆኗል ማለት ነው። የከርሰ ምድርን ውሃ አውጥቶ ተጠቅሞ ቤተሰብን እንግዲህ ቤተሰብ ጥሩ ቤተሰብ ለመምራት አዳጋች ሁኗል ማለት ነው

ስንት ኢሜል ትልካለህ? ኢሜል እንዳስፈላጊነቱ እልካለሁ። እንግዲህ ኢሜል ብዙ አይነት ኢሜል ልልክ እችላለሁ። ብዙ አይነት ኢሜል ምክንያቱም በስራ ምክንያት ሊሆን ይችላል በተለያየ የዌብሳይት ክሬት ሊሆን ይችላል። እና በተለያየ የብዙ ስራ ሊሆን ስለሚችል እሱ ብዙ አይነት ኢሜል በቀን ልልክ እችላለሁ። እንግዲህ ምክንያቱም በኢሜል ብዙ ነው በቁጥር የለውም በቀን እንግዲህ እሱንም ቼክ በማድረግ ነው የምውለው በኢሜል ብዙ አይነት ስራዎችን እሰራለሁ በኢሜል የተለያዩ ስራዎችን ስለምሰራ። እና ስለዚህ ኢሜል ብዙ ልልክ ስለምችል ስለዚህ ኢሜል ብዙ አይነት ነው የምልከው። ብዙ የምልክበት ነገር አለ ብዙ ኢሜል የመጠቀም ብዙ ኢሜል የመላክ አጋጣሚው አለ። ምክንያቱም ኢሜሎች የግድ አሁን ኢሜል በጣም ለብዙ ለተለያየ ዌብሳይት ለተለያየ ነገር ሁሉም የስራ ክሬት የተለያየ ዋሌቶች እንደዚህ በክሪቶ ከረንሲ ህግ ደግሞ ዋሌት እንግዲህ የሚላከው የምንላላከው በኢሜል ስለሆነ ብዙኑም ወይም ዋናውትም ክሬት የምንከፍተውም በኢሜል ነው። ስለዚህ ኢሜል ለዚህ ደግሞ በጣም ዋናኛና መሰረታዊ የሚባል ገንዘብ ዝውውር የሚባል በኢሜል እንደማለት ነው። ስለዚህ ኢሜል በቀን ብዙ በመቶዎች የሚቆጠሩ ኢሜሎች ልላላክ እችላለሁ ወይም ልላክ ልቀበልም እችላለሁ ልልክም እችላለሁ ስለዚህ በኢሜል ይሄን ያህል እንግዲህ ትግበራ ይካሄድበታል ማለት ነው። የኢሜል ስራው በጣም ብዙ ነው አሁን ባለው የገንዘብ ዝውውር ኢሜል አንድን ዌብሳይት ክሬት ለማድረግ አንድን ዌብሳይት ለመገንባት ወይም ቢውልድ ለማድረግ የግድ ኢሜል ሊኖር ይገባል ማለት ነው። ኢሜል የለም ማለት እንግዲህ አሁን ባለው እንቅስቃሴ የለም። ለምሳሌ ኢሜል እንግዲህ ዩቲዩብም ይሁን ቲክቶክ የትኛውም ሶሻል ሚዲያ ያለ ኢሜል ምንም የሚሆን ነገር የለም ምክንያቱም ኢሜል ከሌለ ዩቲዩብ ውስጥ ገብቶ ሰብስክራይብ ማድረግ የሰውን ቪዲዮ ማየት ይቻላል። ሰብስክራይብ አድርጉ እንዲሁም ፎሎ ላይክ ለማድረግ የግድ ኢሜል ያስፈልጋል ማለት ነው። ያለ ኢሜል ለዛም ሰው ምንም ሰብስክራይቡን እንድከተለው ወይም እንትን እንድል አያደርገኝም ማለት ነው። ስለ ቲክቶክም ቢሆን እንግዲህ ያለ ኢሜል ብዙ እንትን አክቲቭ የሆነ ስራ ለመስራት ኢሜል ክሬት ሳይን አፕ በኢሜል ቬሪፊኬሽን ቬሪፋይ ካልተደረገ ምንም መስራት አይቻልም። ፌስቡክም አሁን ባለው ሁኔታ በኢሜል ሙሉ በኢሜል ቬሪፋይ ተደርጎ ነው እንግዲህ እየተሰራ ያለው ኢሜልም እንግዲህ ሊንክደን ሶ ሌሎችም እንደ ቲተር ወይም ኤክስ እንደውም ፌስቡክ ኦርቢ አሁን ሜታ የሚባሉት ሁሉ በኢሜል ነው እንግዲህ ሙሉ የሚላላኩ እንትናቸውን የሚልኩት እንግዲህ በኖቲፊኬሽን መልክም በኢሜል ነው። አሁን እያንዳንዱ ነገር እየተላከ ያለው እኔም እየመለስኩ ያለው እያንዳንዱን ነገር የማውቀው በኢሜል ስለሆነ ስለዚህ ኢሜል በጣም ብዙ ቫልዩ ነው ያለው ማለት ነው። ኢሜል በጣም ብዙ አስተዋጽኦ ነው ያለው ኢሜልን መጠቀም ለብዙ አይነት የስራ ዘርፍ በተለይ እንግዲህ አንድ ስራ አሁን ለምሳሌ እንደነ አፕወርክ የምንወስድ በኢሜል ነው እንግዲህ ሙሉ ሚሴጅ የሚላላኩት እና ስለዚህ በኢሜል የሚላከው የምንሰራው በጣም ሰፊ ነው ማለት እችላለሁ። ኢሜል ስለዚህ ጥቅሙ በጣም ሰፊ ነው ኢሜል ላይ እንግዲህ አንዳንድ ጉዳት ያየሁት በኢሜል ላይ ፓስዋርዶችን ሀክ ማድረግ እንግዲህ ሀከሮቹ ከውጭ በመሆን ሀክ የሚያደርጉበትና የሚያስቸግሩበት እንዲሁም ገንዘብ የሚወስዱበትን አጋጣሚ ተመልክቻለሁ። ራሴ ላይም ስለደረሰ ስለዚህ ከባይናንስ ላይ የመጠለፍ ነገር ገጥሞኛል። ስለዚህ ኢሜል በጣም ሰከርድ የሆነ ፓስወርድ ሊኖረው ይገባል የሚል እና በዚህ አጋጣሚ አንዳንዴ ሪስኮች የተወሰነ ሪስኮች ያሉበት ወይም ችግር ያለበት ቢሆንም ነገር ግን ከችግሩ በላይ ወደ ጥቅሙ ነው የሚያመዝነው እንግዲህ ወደ ሰባ አምስት ፐርሰንቱ በኢሜል ሁሉም ነገር መጠቀም በጣም ጥሩ ነገር አለው ማለት ነው። በኢሜል መጠቀም በጣም ብዙ የተለየ ጥቅም አለው። ስለዚህ በኢሜል መጠቀማችን በጣም አሪፍ ነው። ስለዚህ ኢሜልህ ለብዙ አይነት ለገንዘብ ዝውውርም ሆነ ለተለያየ ለስራ ማስታወቂያ እንዲሁም እንደ ሚሴጅ ለመላላኪያም ከአንድ ሰው ወደ አንድ ሰው ብዙ ዶክመንቶችን ማስተላለፊያ እንዲሁም ዶክመንቶችን ወደ ስራ አፕላይ ለማድረግ ወይም ፖስት ለማድረግ ኢሜል ነው። አሁን ባለው ሁኔታ እየተገለገልኩኝ ያለሁት ማለት እና ብዙ ኢሜሎችን ነው በቀን የምለላከው ብዙ ኢሜሎችን እንግዲህ ወዲያ ሰው እምልካለሁ ወደ እኔ እቀበላለሁ ማለት ነው። እና ስለዚህ ይሄን በማድረጌ ደግሞ ኢሜል ብዙ አይነት የስራ እትኖቹን እየሰጠኝ ኦፖርቹኒቲዎችን እየሰጠኝ ይገኛል ማለት ነው

ስጦታ መስጠት ትወዳለህ ዋው ይሄ በጣም የሚገርም ጥያቄ ነው? ስጦታ በጣም ነው መስጠት የምወደው ለባለቤቴ ያልሰጠኋት ነገር የለም። እንደውም በተለይ ለባለ ቤቴ በስማም ያልሰጠኋት ነገር የለም። ምክንያቱም ስጦታ መስጠት ለራስ ነው። ስጦታ መስጠት ለራስ ነው። ምክንያቱም ስጦታ ስሰጥ በጣም ያስደስታል። አፕሪሼት ያደረጋ ስጦታን በነገራችን ላይ አንዳንዴ ስጦታ ማብዛት ጥሩ አይደለም። ስጦታ ሰጥተህ በቃ የማይሆን ቦታ ሲያስቀምጡት የማይሆን ቦታ ሲጥሉት በጣም ያናድዳል። እና ስጦታ እርግጥ መስጠት አሪፍ ነው። ብዙ አበባ መስጠት ደስ አይተኝም እና ስጦታ በተለይ ለፍቅረኛ ለምናምን ስጦታ በስፋት የሚሰጠው ለቤተሰብ። ለልጅ እንዲሁም ለጓደኛ ስጦታ መስጠት ደስ ይላል ግን እኔ ባለኝ አቅም እንግዲህ ስጦታ አለ መስጠት የምሞክረው። አነስ ባለችና መጠን ባለች ነገር ነው። መስጠት የምፈልገው ስጦታ ለመስጠት እንግዲህ በተለይ ለልጆች። ስጦታ ሲሰጣቸው ራሳቸውን የሚያስደስቱበት የሚያዝናኑበት በጣም ደስ የሚል። ገጥታ ባህሪ ያሳያሉ። ስለዚህ ለልጆች ደግሞ ስትወጣ ብዙ ጊዜ መስጠት በጣም ነው የሚያስደስተው። እነሱ ለብስኩት ለተለያዬ እንደዚህ ለተለያዬ ለጥቃቅን ነገሮች እንኳን በጣም ደስ የሚላቸውና የሚደሰቱ በቀላል አፕሪሼት የሚሆኑ ናቸው። እንግዲህ በእድሜ የገፋ ያሉ ሰዎች ደግሞ ስጦታ እንዲሁም ወጣቶች አዳልት የሚባለው። ስጦታም በጣም ፈላጊ ከሚባለው አንዱ እንግዲህ ከ አስራ አምስት እስከ ሰላሳ እስከ ሰላሳ እስከ አርባ አመት ያለው በዛ የጎልማሳ ዘመን። በጣም ስጦታን በተለይ በሴቶች ዙሪያ ስጦታ እንዲሰጡ ይፈልጋሉ። ይሄ ደግሞ ብዙ ፍላጎት እንዲኖራቸው ቢያደርግም እንግዲህ ይሄ አንዳንዴ ለስጦታ ካለመስጠትም ሊመጣ ይችላል። ምክንያት ስጦታ ብዙን ላይታሰብ በሀገራችን ስጦታዬን ይሄን ያህል በጣም የተገነነና እውቀት እውቅና ብዙ ተሰጥቶት አይታይም። ስጦታ እንግዲህ እንደ ሀገር በጣም ወሳኝና መሰረታዊ ቢሆንም። ስጦታን እንግዲህ እንዲሁ በየቀኑ ለመስጠት ብዙም ይሄን ያህል ትኩረት ሰጥተን የምናደርገው ነገር አለ። መስጦታ እውነት ለመናገር ስጦታ መስጠት በጣም ደስ የሚልና የሚያስደስት ነገር ነው። ተሟልቶ ስጦታን መስጠት በጣም አሪፍ ነው። ስለዚህ ስጦታ በጣም በጣም አስደስታች ነገር ነው። ስጦታ እንግዲህ ብዙ ስለሆነ ወይም ትልቅ ዋጋ ያለው ስለሆነ ሳይሆን። ዋናው ሀሳብ ነው እንግዲህ ሰው እንዳለው መኪና ሊሰጥ ይችላል። የተለያየ ነገር በስጦታ ጊፍት ሊያደርግ ይችላል። ግን ነገር ግን አንድ ሰው ባለው በአቅሙ ትንሽም ቢሆን አይስክሬም እንኳን ቢጋብዝ ወይም ለአንድ ልጅ ብስኩት ወይ የሆነ ነገር ቢጋብዝ ሰው ባለው ስለሆነ እኩል እንደማ ይታያል። ምክንያቱም ሰው ባለው ነው የሚጋብዘው ያለው። ደስታም እንደ በዛው ልክ ስለሆነ ምክንያቱም ሰው ባለው ነው ባለው ልክ ይጋብዛል። ሰው ባለው በሀብቱ መጠን ባለው በገቢው መጠን ሰውን ግብዣ ያደርጋል ማለት ነው። እንግዲህ ስጦታ መስጠት ብዙ አይነት ነገር ነው ያለው የስጦታ አይነቶች እንግዲህ ቤት ይሰጣል መኪና ይሰጣል። እንዲሁም የቤት ቁሳቁስ ወዮም እቃዎች የሚበሉ ሊሰጡ ይችላሉ። ብዙ ጊዜ ስጦታ እንግዲህ በሀገራችን የሚሰጠው በሰርግ ነው። በሰርግ ጋር እንግዲህ በሰርግ ሰርግ ይሄ ሰርግ ሴርሞኒ ወይም ሰርግ ስነ ስርዓት ሲካሄድ። እንግዲህ ሙሽሪት ኤንድ ሙሽራው በሰርግ ጊዜ በጣም እንግዲህ ብር ስጦታ ሊሰጣቸው አልባሳት ሊሰጣቸው ይችላል ቤት ቁሳቁሶች ስጦታ ይሰጣል ማለት ነው። በዚህ ደግሞ እንግዲህ ተሳታፊ ነኝ ትዳር ላይ ሲሆን ወይም ሰርግ ሲሰረግ ብዙ ስጦታ እሰጣለሁ ማለት ነው። እና በዚህ አጋጣሚ ደግሞ ይሄ ስጦታ የግድ መሰጠትና በብድር መልክ ቢሆንም ስጦታውን መስጠት በጣም አሪፍ ነው። እንግዲህ ይመለሳል ሆኖም ግን ያ ስጦታ ብዙ ይጠቅማል ያግዛል እነሱዎችን ለተቀባይም እርዳታ ነው ማለት ነው። እና እነሱ እንደ መነሻ እንደ መነሻ ገንዘብ ይጠቅማል ማለት ነው። እንግዲህ እነሱ ወጪ በሰርጉ የተለያየ ወጪ ያወጣሉ ይሄ የሰርግ ወጪ ደግሞ ኪሳቸውን ባዶ ስለሚያደርግ። ስጦታ በሚሰጡ ሰዓት እና ያን ገንዘብ ኮሌክት አድርገው ሰብስበው ለመነሻ ለቤት ጊዜያዊ ለተለያየ እቃ መግዣ ሊሆን ይችላል። ለተለያየ ጥቃቅን የሚሆን እቃዎች እንደ ሳህን ብረትድስት ማንቆርቆሪያ እንዲሁም የተለያዩ የሚባሉ እነዚህ ትንንሽ ነገሮችን መግዣ ይሆናቸዋል ማለት ነው። እና ስጦታን መስጠት በጣም መለማመድ አሪፍ ነው። እንዲህ ሳይበዛ ኪስን በማይጎዳ በአቅማችን ልክ ስጦታ ብንሰጥ አሪፍ ነው ብዬ አስባለሁ። ስጦታ እንግዲህ በተለያየ መልኩ ጥሩ ጎን ነው የሚያመዝነው። እንግዲህ መጥፎ ጎን ከአቅም በላይ መስጠት መጥፎ ጎን ቢሆንም ግን ጥሩ ጎኑ ስጦታን ሰጥቶ ሰውን ማቋቋም ስጦታ ሰጥቶ ማስደሰት ስጦታ ሰጥቶ ብዙ የልብ ፍቅር ማግኘት የጸባይ የሚባሉትን ማስደሰት በጣም ደስ ከሚል ነገር ስጦታ። ሰጥቶ ማስደሰት

የቤት እንስሳ አለህ ወይ? የቤት እንስሳ አሉኝ ስለዚህ የቤት እንስሳ ብዙ አይነት የቤት እንስሳ አለ። እንግዲህ የቤት እንስሳ በጠቅላላው ከብቶች ይባላሉ ከዛም አልፈው ውሻና ድመት እንግዲህ የቤት እንስሳ ከሚባሉት ውስጥ ናቸው። እንግዲህ በዝርዝር ስናያቸው የቤት እንስሳዎች እንግዲህ ውሻ የራሱ የሆነ የተለየ ፀባይና የተለየ ደስ የሚል የቤት አጠባበቅ። ሲኖረው ድመትም የራሷ እንግዲህ ቤትን የምታደምቅበት ቤትን የምታስውብበት በ ነገር አለ እንግዲህ ከዛ አላፈም ብለን ወደ ከብቶች ስንገባ። እንግዲህ ላሞች ከቤት እንስሳዎች ውስጥ ላሞች እንግዲህ የራሳቸው አስተዋጽኦ ያላቸው ለሰዎች እንግዲህ ብዙ አገልግሎት የሚያገለግሉ እንግዲህ ላሞች። በመጀመሪያ ደረጃ ወተት የሚሰጡ ከዛ ደግሞ አልፎ እንግዲህ ከወተት አልፎ ለስጋነት ደልበው የሚውሉበት ነገር አለ። እንግዲህ ስጋቸው ከወተታቸውና ስጋቸው በጣም ብዙ አገልግሎት ነው የሚሰጡት ላሞች እንግዲህ ለተለያየ የገጠር ስራዎች ደግሞ እንደዚህ ዘር በሚዘራ ወቅ በሚወቅ አግኝቼ በጣም ያገለግላሉ። እነዚህ ላሞች እንግዲህ ከዛ አልፎ ከውቶ በሮች ናቸው። በሮች እንግዲህ ያለ በሬ አርሷ ደርን ማሰብ አይቻልም። ከቤት እንስሳት ውስጥ በሬ እንግዲህ በጣም ትልቁን ሚና የሚጫወተው ሰብል ለማምረት ትልቁን ሚና የሚጨዋተው በሬ ነው። በሬ እንግዲህ በቤት ውስጥ ከሌለ ምንም ቀለብ የለም ማለት ነው የሚቻለው እንግዲህ ምንም እርሻ ሊካሄድ አይችልም ማለት ነው። እና በሬ በጣም መሰረታዊ ለአርሶ አደሩ የበሬ ጥቅም የተየለለ ነው በቃ መቶ ፐርሰንት የሚባል ደረጃ በበሬ ላይ የተጣለ ነው። በሬ እንግዲህ ከእርሻ ይጀምራል እርሻ መጀመሪያ ማሳን በማለስለስ ይጀምራሉ በበሬ እርሻ ከዛ ቀጥሎ ሲዘራም በበሬ ታርሶ ነው የሚዘራው ከዛም ቀጥሎ እንግዲህ ሙሉ ፕሮሰሱ እንግዲህ ወደ አጨዳ ከደረሰ በኋላ ወቅ ሲካሄድም እንግዲህ በበሬ ነው የሚወቃው እንግዲህ። በሀገራችን ባሀል ሙሉ በሙሉ በሚባል ደረጃ አሁንም ከዘጠና አምስት ፐርሰንቱ በላይ ወቅ የሚካሄደው በበሬ ነው። እንግዲህ ይሄ ወደ ዘመናዊ የእርሻ ዘርፍ ገና አሁንም ሙሉ በሙሉ እስካልተገባ ድረስ የግድ በበሬ ነው እየተከናወነ የሚገኘው። ስለዚህ በጣም እነዚህ በሬና ላሞች በጣም ለአርሶ አደሩ ትልቅ ሚና የሚሰጡ ትልቅ ጥቅም የሚሰጡ ትልቅ የገቢ ምንጭ የሆኑ ህይወትን የሚያስተዳድሩ ህይወትን የሚዘሩ ህይወትን ተስፋ የሚሰጡ ቢሆን በጣም በሬ እና ላሞች ናቸው ማለት ነው። እንግዲህ ከዛ አልፎ ከቤት እንስሳት ውስጥ በግና ፍየል በጣም እንግዲህ ለቀለብ ወይም ለተለያየ በዓላት የምታረዱ በፍስክ ወቅት እንግዲህ እኔ ኦርቶዶክስነት እምነት ተከታይ ነኝ እና ከቤተሰባት ውስጥ እንግዲህ በፍስክ የሚታረዱት ፍስክ በሆነ ጊዜ ፍየል እና በግ በጣም እንግዲህ በብዛት የሚታረዱት ፍየልና በጎች ናቸው። እንግዲህ ብዙ መስዋዕትነት የሚቀብሉት የሚቀበሉት እነሱ ናቸው እነዚህ ፍየል እና በግ እንግዲህ በጣም ለበ ስጋ ወደ ምግብነት ከሚቀየሩ በግ በጣም እንግዲህ ብዙ አይነት ጥቅም አለው ስጋው ቀለል ያለና ለመብላት ምቹ የሆነ ሲሆን እንግዲህ ፍየልም በጣም ወሳኝ ናት። እንግሊሽ ለመድሃኒትነትም እንዲሁም ስጋዋ በጣም የደረበ እና ጠንከር ያለ ስጋ ዘርፍ ያላት ስለሆነ በጣም ተፈላጊ ናት። እንግዲህ ከዛ በማለፍ እንግዲህ ከቤት እንስሳት ውስጥ በቅሎና አህያ ፈረስ በጣም እንግዲህ እነዚህ ደግሞ በጣም ለመጓጓዣ የሚጠቅሙ እንግዲህ ፈረስ እና በቅሎን ስናይ እንግዲህ በተሽከርካሪ በኋላ ከእንጨት ጋር የተገናኘ ሁለት ጎማዎች ያሉት እንግዲህ አንድ ሰብል በመጫን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ እነዚህ የቤት እንስሳዎች እንግዲህ በጣም ትልቁን ሚና እየተጫወቱ ይገኛሉ። እነዚህ ደግሞ አሁን በቅርብ በተለይ በስፋት እንግዲህ ስራ ላይ የዋል እነዚህ በቅሎ የሚባል ዝርያዎች በጣም ይሄን እየተገበሩት ይገኛሉ ማለት ነው። በቅሎ እንግዲህ ጠንከር ያለች ጉልበታማ እንስሳ የቤት እንስሳ ስትሆን እንግዲህ ፈረስም በጣም ጠንካራ እና ሰውም እንግዲህ ከአንድ ቦታ ወደ አንድ ቦታ በየብስ ላይ የሚያንቀሳቅስ የባህላዊ መጓጓዣ ነው። ይሄ ደግሞ የቤት እንስሳ በጣም ተወዳጅ ነው። እንግዲህ የቤት እንስሳ ለዚህ ነው የሚለው ለማጓጓዣ አህያም እንግዲህ ለጭነት እንዲሁ ቀለል ቀለል ያሉትን ከአንድ ቦታ ለወፍጮ ለማስፈጨት ወደ ገበያ እህሎችን ለማቅናት እንዲሁም ከአንድ አውድማ ወደ ቤት ለመሰብሰብ ወይም እህሉን ለማስገባት ወደ ጎተራ ለማስገባት ከዛም አለፍ ሲል እንግዲህ ወደ ተለያየ ቦታ ለማመላለስ አህያ እንግዲህ ቀለል ያሉት እና የተሽከርካሪ የማይገባበት እንደጋሬ ሁለት ጎማ የማይገባበትን ወደሚገባ የምትወስድ የምትኖር በአህያ ያለው ጭነት ነው። ማለት እና የቤት እንስሳዎች በጣም ጠቀም ያላቸው በጣም ጥሩ ውጤት ያመጡ እንግዲህ በኢትዮጵያ ያለው የግብርናው ሙሉ በሙሉ ደረጃ የሚባል በቤት እንስሳ ህይወት የሚመራ ነው ማለት እችላለሁ

ምን አይነት ሙቀት መጠን ትመርጣለህ? እንግዲህ ምን አይነት ሙቀት መጠን ትመርጣለህ? የሙቀት የሙቀት መጠን የምመርጠው ብዙ ያልሞቀ ብዙ ያልቀዘቀዘ ቢያንስ ወደ አስራ አራት ዲግሪ ሴንቲግሬድ አካባቢ የሆነ ሙቀት ነው። በብዛት እኔ የምወደው ጠዋት ወይም ቀዝቃዛ ሲሆን እንግዲህ ብዙ ብርድ በጣም በሚቀዘቅዝበት ጊዜ ቆዳ በሚኮፋተርበት ቆዳን በሚያስቸግራል ማለት ነው። ከዛ አልፎ እንግዲህ ብዙ የ የቆዳ ችግር ወይም የብርድ ችግር ያመጣል ማለት ነው። እና በዛ ምክንያት ደግሞ እንግዲህ ጠዋት በጣም ሲሆን በጣም የማልወደው ነገር የጠ የአየር ፀባይ ነው። ያን መጠን ስለማልወደው የግድ ሞቅ ሲል በጣም ደግሞ ከሃያ ስምንት ዲግሪ ሴንቲግሬድ በላይ ሲሆን ደግሞ በጣም የሚሞቅና አሰልቺ የሆነ ስራን እኳ ለመስራት የሚያስቸግር የሙቀት አይነት ስለሆነ እሱንም አልወደውም። ስለዚህ ሙቀትን በጣም አልወድም ቅዝቃዜንም በጣም አልወድም። ምክንያቱም እንግዲህ የቅዝቃዜ ደግሞ በተለያየ ስራን ለመስራት በጣም ያስቸግራል እጅ ላይ የቆዳ የመሰብሰብ ነገር ስላለ እንግዲህ የሚያስቸግርበት አጋጣሚ አለ ስለዚህ እሱ ደግሞ ሲሆን ለስራ ክወና ለስራ ለመስራት በጣም ፍሌክሴብል ሆኖ መስራቱን ይከብዳል ማለት ነው። እና በዚህም የተነሳ ቅዝቃዜ በጣም ሲሆን ያስቸግራል በጣም እንግዲህ ደግሞ ሲሞቅ ደግሞ ስራህን ወጥቶ ለመስራት በፀሀይ ላይ ለመስራት በጣም ስለሚያስቸግር እሱም አስቸጋሪ ነው። ስለዚህ በብዛት እንግዲህ እኔ የምፈልገው እንግዲህ መካከለኛ ከአስራ ሶስት ዲግሪ ሴንቲግሬድ እስከ ሃያ አምስት ያለው ዲግሪ ሴንቲግሬድ በጣም አሪፍ እና ለሰዎች ተስማሚ የሆነ የአየር ንብረት ነው። እኔም እሱን ነው ምርጫየ የማደርገው ያ በጣም ያ ምርጫ በጣም አሪፍ ነው እና ስለዚህ ያ ምርጫ እንደዛ መሆኑ ደግሞ በጣም ወሳኝ የሚባል ምርጫ ነው። ለህይወትም ሆነ ለሌላ ነገር በጣም ጥቅም ላይ ይውላል ማለት ነው። ይሄ በጣም እንትን አይልም አይጎዳም ስለዚህ ይሄ እንደዚህ ምርጥ ሰው በጣም አሪፍና ለስራውም ስራውም በአግባቡ ለማካሄድ በአግባቡ ለመስራት የሚጠቅም ነው ማለት ነው። እሱ እንግዲህ በጣም ወሳኝ ወሳኝ የሚባል የሰዓት ምርጫ ወይም የሙቀት ምርጫ ነው ወይም የአየር አይነቱ ወይም የአይነት ምን አይነት ሙቀት መጠን ትመርጣለህ? ስለሚል በጣም ይሄ ሙቀት እንግዲህ ተስማሚ ነው ለሰዎች ስራ ለመስራት በጣም ተስማሚ እንዲሁም ይሄ ደግሞ ሊሆን የቻለው በውጭ ላይ የሚሰሩ እንደ ጉልት እንደተለያየ ንግድ በግ ንግድ ከብት ንግድ ሁሉንም በውጭ ላይ ለሚሰሩ እንዲሁም ለአርሶ አደሩ በተለይ ለግብርና ዘርፉ ለገበሬው በጣም ወሳኝ ነው። ምክንያቱም ገበሬው በውጭ ላይ ሆኖ ነው የሚሰራው ስራውን በውጭ ላይ ሆኖ ስለሚሰራ የግድ የሚያስፈልገው እንደዚህ አይነት አየር ያስፈልገዋል ማለት ነው። ይሄን አይነት አየር ሲያገኝ በጣም ፈጠን ብሎ ስራውን ይሰራል በጣም ምርታማም ይሆናል ማለት ነው። ይሄም ሙቀት በጣም ሙቀት በሚበዛ ጊዜ ውሃ የመምጠት ነገር ይፈጠራል ለሰብሎቹና ያስቸግራል ይሄ እንግዲህ የሙቀት ሲስተካከል በዚህ አይነት ሙቀት ከአስራ ሶስት እስከ ሃያ አምስት ያለው ሴንቲ ዲግሪ ሴንቲግሬድ ይሄ ሙቀት ለሰብል ለበጋ መስኖም በጣም ቶሎ ቶሎ የመጨረሱን ነገር ያቆማል አለበዛ ግን ቶሎ ቶሎ ከዛ በላይ ከሆነ ሙቀቱ ከሃያ አምስት በላይ ሲሆን ቶሎ ውሃን መሬቱ የመምጠጥ ቶሎ የመድረቅ እና ሰብል ቶሎ ቶሎ ውሃ የመፈለግ ነገር አለ ማለት ነው። ይሄ ደግሞ እንዳይሆን እንደዚህ አይነት ሴንቲግሬድ ነው የምወደው የምፈልገው ማለት ነው። በዛ ሴንት ዲግሪ ሴንት ግሬድ ከሆነ በጣም አየር ጠባዩም ጠባያውም ተስማሚ ነው። እንዲሁም ለሰውም ለአትክልቱም በጣም አሪፍ ነው እንዲሁም ከዛም አልፎ ለእንስሳቶች ራሱ አሪፍ ነው። ምክንያቱም ፀሀይውም ብዙም አይጎዳቸውም ሲቀዘቅዙም እንግዲህ ሳር የመብላትን የመቀነስ ነገር የለም በደንብ ይመገባሉ ሳራቸውም ማለት ነው። እና ለዛ ስለሆነ ለከብትም ለሰውም ተስማሚ የአየር ፀባይ እንግዲህ በዚህ ከአስራ ሶስት እስከ ሃያ አምስት ያለው የአየር ፀባይ ነው ማለት ነው። በጣም ተስማሚ እና በጣም ይሄ የአየር ፀባይ በጣም ተስማሚ ከመሆኑም በላይ እንግዲህ ለልጆችም በጥሩ ምቹና ለልጆች እድገትም በጣም አሪፍ እንዲሁም ለፊት ለሰውነት ቀጥታ በጣም ወዞች እና የፊትን እንትን አያበላሽም ማለት ነው።